እሺ አመሰግናለሁ ፍየል አይተህ? ታውቃለህ ለሚለው ፍየል አይቼ አውቃለሁ። ሲጀመር የኛ ራሱ ፍየሎች አሉ ማለት ነው። ብዙ ፍየሎች ነው ያሉት እና። እና ፍየል አይቼ አውቃለሁኝ ማለት ነው። እንግዲህ ፍየለ የቤት እንስሳ ነች። እና ቤት ውስጥ በጣም ብዙ ፍየሎች አሉ። እነዛ ፍየሎች ለተለያየ አለማ ማለትም ለምግብነትም እያረድን እንበላለን፤ እንዲሁም ደግሞ እያራባን እንሽጣለን። እና ፍየል ያው አይቼ አውቃለሁኝ አሉኝ ማለት ነው።

እሺ አመሰግናለሁ ምን አይነት ዳቦ ትወዳለህ ለሚለው ጥያቄ እንግዲህ እኔ የምወደው የዳቦ አይነት አምባሻ ዳቦ በጣም እወዳለሁኝ ማለት ነው። አምባሻ ዳቦ እንግዲህ በብዙ አይነት መንገድ ይበላል። ሻይ ተጠቅሜም አምባሻ ዳቦ በላለሁኝ። እንዲሁም ደግሞ ብዙ ጊዜ የምጠቀመው ግን ለውዝ በመቀባት አምባሻ ዳቦንለምግብነት እንውላለው ማለት ነው። እና አምባሻ ዳቦ በጣም ነው የምወደው ማለት ነው። ጣፋጭም ነው። ለኔ እጅግ በጣም የምወደው የምግብ አይነት ከዳቦ ውስጥ ብባል አምባን ነው በጣም አድርጌ የምወደው ማለት ነው።

እሺ አመሰግናለሁ የስራ አሰራሮችን ትከተላለህ የሚለው አዎ የስራ አሰራሮችን ተከትዬ ነው የምሰራ ማለት ነው። ምክንያቱም እያንዳንዱ ስራ የራሱ የሆነ ቅደም ተከተል አለው እና እሱን ቅደም ተከተል ይዤ ነው የምሰራው ቅደም ተከተል ይዞ አለመስራት ለስራ ውጤታማ አለመሆኑ ምክንያት ስለሚሆን ማለት ነው እና እኔ ስራዎቼን ቅደም ተከተል አውጥቼ በዛ ቅድም ተከተል ማለት ነው እያንዳንዱን ስራ ስራዬን የምሰራው ማለት ነው። እና የስራ አሰራሮችን እከተላለሁኝ ማለት ነው አመሰግናለሁ።

አቧራ ችግር ይፈጥርብሃል? አዎ አቧራ በጣም ችግር ይፈጥራል በተለይ የኛ አካባቢ ያው ትንሽ አቧራ ይበዛበት አለ። ያ ማለት ደኖች እና ለምለም ቦታ አይደለም እና አቧራ በጣም ነው የሚበዛበት በተለይ ንፋስ በሚሆንበት ሰዓት አቧራ በጣም ነው የሚያስቸግረኝ። ወደ ቤትም እየገባ የተለያዩ እቃዎችን ያቆሽሽብኛል። እንዲሁም ደግሞ እኔ ስራ ቦታ ላይ ወይም ደግሞ በጉዞ ለመዝናናትም ቢሆን ስንቀሳቀስ ጫማዎቼን እና ልብሶችን ቶሎ ያቆሽሽብኛል ማለት ነው። እና አቧራ በጣም ነው ችግር የሚፈጥርብኝ

በምን ሰዓት ትነሳለህ? እኔ የምነሳበት ሰዓት እንግዲህ ገስግሼ ነው። አስራ ሁለት ሰዓት ተኩል እና አስራ ሁለት ሰዓት አካባቢ። እነሳለሁኝ ጠዋት ተነስቼ ፊቴን እንታጠብና ቀጥታ ስፖርት ነው የምሰራው። የአካል ብቃት እንቅስቃሴዎችን ከሰራሁ በኋላ ቁርሴን በልቼ ወደ የምፈልገው ወይም ደግሞ ወደ ስራ ቦታ እሄዳለሁ ማለት ነው። እና እኔ የምነሳው ሁል ጊዜ ከአስራ ሁለት ሰዓት እስከ አስራ ሁለት ሰዓት ተኩል ባለው የጊዜ ልዩነት ነው። ማለት ነው

ለሌሎች ማስተማር ትችላለህ? አዎ ለሌሎች ያወቅኩትን ነገር እንግዲህ ለሌሎች ማስተማር እችላለሁ ማለት ነው። ለሌሎች ማስተማር በጣም ጠቃሚ ነገር ነው ምክንያቱም ያው አንዱን እኔ ያወቅኩትን ማሳወቅ ልዴታ ስለሆነ ማለት ነው። ስራ ቦታ ላይም ሊሆን ይችላል በተለያየ አጋጣሚ። የቻልኩትን ነገር ለሌሎች ማስተማር እችላለሁ። ያወቅኩትን ነገር ሳስረዳ እንደውም ጎበዝ ነኝ ቶሎ ሰዎቹ ይረዱኛል። በሚረዱኝ መንገድ የማስተማር ችሎታና ብቃቱ አለኝ ማለት ነው

እሺ በእጅ መሸመን ታውቃለህ ለሚለው ጥያቄ? አዎ በእጅ መሸመን አውቃለሁ። እንግዲህ በእጅ መሸመን በእኛ አካባቢ የተለመደ ተግባር ነው ማለት ነው። የተለያየ ነገሮችን በእጅ ሸምነን እንለብሳለን ለምሳሌ ያክል ጋቢ ኩታ ነጠላ ኩታ የተለያዩ ሸሚዝ ወይም ደግሞ ቲሸርቶች ከጥለት የተሰሩ። ቲሸርቶችን በመስራት እንለብሳለን ማለት ነው። እና በእጅ መሸመን እችልበታለሁ

እሺ አካባቢውን ይወዱታል አዎ አካባቢዬን በጣም አድርጌ እወደዋለሁ። አካባቢ እንግዲህ በጣም ደስ የሚል ነገር ነው ማለት ነው አካባቢዬን በጣም ነው የምወደው። ምክንያቱም አካባቢዬን ከአየር ንብረቱን ሁሉንም ነገር በጣም ስለተላመድኩት። አካባቢዬን በጣም አድርጌ ነው የምወደው ማለት ነው። አካባቢዬ ያው ደስ የሚል ቦታ ነው። በጣም ደልዳላማ ቦታ ከመሆኑ የተነሳ በቃ ምቹ ነው። ለመንቀሳቀስ የተለያዩ ስራዎችን ለመስራት በጣም ፍሎ ነው። እና ከዛ የተነሳ አካባቢዬን በጣም አድርጌ እወደዋለሁ።

የምትወደው ሬስቶራንት የት ነው ለሚለው ጥያቄ እንግዲህ እኔ የምወደው ሬስቶራንት የሚገኝ ሀዋሳ ላይ ነው ሀዋሳ ያለው የሀይሌ ሪዞርት በጣም የምወደው ሬስቶራንት ነው ማለት ነው እና ይሄን የወደድኩበትም ደግሞ በጣም ስታንዳርዱን የጠበቀ ወይም ደግሞ ደረጃውን የጠበቀ ሬስቶራንት በመሆኑ እኔ በጣም አጥርቄ እወደዋለሁ። እና እዚያ ሪስቶራንት ላይ ደግሞ የተለያዩ ነገሮች ለምሳሌ አሳ በጣም አሪፍ አሪፍ አሳ ስለሚሸጡ እያዘጋጁ ያንን ሬስቶራንት እወደዋለሁ እና የሚገኘውም ሀዋሳ ነው።

እሺ አመሰግናለሁ። የምታው የምታውቀው አንድ ምሳሌ ንገረኝ ይላል እና እኔ እንግዲህ ብዙ አይነት ምሳሌዎችን አውቃለሁኝ ለምሳሌ ሲሮጡ የታጠቁት ሲሮጡ ይፈታል ይላል የሚል ምሳሌ አለ። ይህ ማለት ደግሞ አንድ ነገር በችኮላ ካደረግነው ያው ቶሎ የሚበላሽ ደግሞ የማይረባ ነገር መሆኑን ለማሳየት ሲፈለግ እንደዚህ አይነት ምሳሌያዊ ንግግር እንጠቀማለን ማለት ነው።

እሺ አመሰግናለሁ ምን የቤት እቃዎችን ትጠቀማለህ ሚለው እንግዲህ ብዙ አይነት የቤት እቃዎችን እጠቀማለሁኝ። ብዙ አይነት የቤት እቃዎች ስላሉኝ ማለት ነው። እና ለምሳሌ ያክል ብንወስድ ወንበር ለመቀመጫ እጠቀማለሁኝ። እንዲሁም ደግሞ የተለያዩ የሙዚቃ መሳሪያዎችንም እጠቀማለሁ ማለት ነው። ለመዝናናት ስፈልግ የሙዚቃ መሳሪያዎችን እጠቀማለሁ። ሌሎችም እቃዎች አሉ እነሱን

እሺ አመሰግናለሁ እድለኛ ነገር አለህ ለሚለው አዎ እድለኛ ነገር አለኝ ማለት ነው። እንግዲህ እድለኛ ነገር ስንል ያው ብዙ አይነት በብዙ መንገድ ማለት አይቼው ነው። ለምሳሌ ሎተሪ ቆርጬ ቶሎ ይደርሰኛል ማለት ነው ብዙ ጊዜ። ሎተሪ ደርሶኝ ያቃል እና እድል በጣም አለኝ ማለት ነው። እንዲሁም በስራ ላይ ራሱ እጣ ምናምን ሲወጣ እዛ ስራ ላይ የመሳተፍ እና ደግሞ የመመረጥ እድሉ ብዙ ጊዜ ገጥሞኝ ያቃል ማለት ነው

እሺ ሰላም አመራር ሚና አለህ ለሚለው ጥያቄ አዎ የአመራር ሚና አለኝ ማለት ነው። እንግዲህ የአመራር ሚና ስንል በስራ ቦታም ሊሆን ይችላል በቤት ውስጥ ሊሆን ይችላል ማለት ነው። እና እኔ በቤት ውስጥም ያው አመራር ሚና አለኝ ማለት ነው። ቤተሰቦቼን በማስተዳደር የመጀመሪያውን ሚና የምይዘው እኔ ነኝ። እንዲሁም ደግሞ ስራ ቦታ ላይም እኔ ከፍተኛ የሆነ ሚና አለኝ ማለት ነው። ያው ስራን ቶሎ ከማቀላጠፍ ከማደራጀት አንፃር የኔ ሚና ከፍተኛ ነው ማለት ነው።

እሺ በብዙ ህዝብ መካከል መሆን ይመቻል። ያው እንግዲህ እኔ በብዙ ህዝብ መካከል መሆን አይመቸኝም። የብቻዬን መሆን ነው በጣም ደስ የሚለኝ ማለት ነው። ምክንያቱም የብቻዬን ስሆን እኔ ራሴን በደንብ የማዳምጥበት። እንዲሁም ደግሞ በቃ ስለ ነገሮች በጣም በጥልቀት የማስቡበት ብቻዬን ስሆን ነውና እኔ ከህዝብ መካከል መሆን ብዙም ደስታ አይሰጠኝም። አይመቸኝም።

እሺ አመሰግናለሁ የምትወደው አትክልት ምንድነው? ለሚለው ጥያቄ እኔ የምወደው ብዙ አይነት አትክልቶችን እወዳለሁ። ከአትክልቶች መካከል ግን ጥቅል ጎመን የሀበሻ ጎመን እና ዱባ የሚባሉት አትክልቶችን በጣም እወዳቸዋለሁ። እና አብዝቼ የምመግባቸውም እነሱን ነው ምክንያቱም በአካባቢያችን ያው በሰፊው ይገኛሉ ማለት ነው። እና በጣም የምወደው የምወዳቸው ተክሎች እነዚህ ናቸው

ቡና መፍጨት ታውቃለህ። አዎ ቡና መፍጨት አቃለሁኝ ምክንያቱም። ቡና መፍጨት ያው ማለት ማሽን የለም። በእኛ አካባቢ ማሽን ስለለ የምንጠቀመው ያው በመፍጨት ነውና ቡና መፍጨት በጣም ቀላል ነው። እኔ ቡና መፍጨት አቃለሁኝ ማለት ነው። ቡና ፈጭቼ ቡና ራሱ እኔ ስለማዘጋጅ ቡና መፍጨት እችልበታለሁ

እሺ አመሰግናለሁ ልብስ በእጅ ታጥባለህ? አዎ ልብስ በእጄ ነው የማጥበው። ማሽን ስለሌለ የማጥበው በእጄ ነው ማለት ነው። እንደውም የኔን ብቻ ሳይሆን የሌሎችንም የቤተሰብን ማለቴ ነው። የማጥብላቸው እኔ ነኝ በእጄ ማለት ነው። ምንም አይነት ማሽን ሳልጠቀም ልብሴን አጥባለሁኝ ማለት ነው። ምክንያቱም ማሽን በአካባቢያችን ስለሌለ እንዲሁም ደግሞ ለመግዛትም በዋጋው በጣም ውድ ከመሆኑ የተነሳ። ልብሴን የማጥበው በእጄ ነው

ሰላም የምሳ እረፍቶ ምን ያህል ጊዜ ነው? ይላል እንግዲህ የምሳ እረፍቴ ከአንድ ሰዓት እስከ ሁለት ሰዓት ባለው የጊዜ ልዩነት ነው ማለት ነው። ያም ማለት ከሰባት ሰዓት እስክ ስምንት ሰዓት ባለው ጊዜ። ምሳ በልቼ የተወሰነ አረፍ የምልበት ሰዓት ነው ማለት ነው። እና በጣም ስራ የሚያቻኩለኝ ከሆነ ያው ሰባት ሰዓት ጀምሬ። ወደ ስምንት ሰዓት ላይ ስራ እጀምራለሁ ማለት ነው።

እሺ ሰላም ዳቦ ማብሰል ትችላለህ ሚለው ጥያቄ? አዎ ማብሰል እችላለሁ ምክንያቱም ብዙ ጊዜ ጠዋት ጠዋት ቁርስ የምበላው ዳቦ ስለሆነ ማበስለው ራሴ ነኝ ማለት ነው። ሚያበስለው ሚስት ወይም ደሞ ቤተሰብ ስለሌለ ማለት የብቻዬን ዶርም ይዤ ስለምኖር። ያው ዳቦ ማብሰል እችልበታለሁ ማለት ነው። እንደውም ዳቦዬ በጣም ይጥማልና ጓደኞቼ ዳቦ ና አዘጋጅ እያሉ ሁሌ ከዶርሜ ይመጣሉ ማለት ነው።

ሰላም መተግበሪያዎችን ታወርዳለህ ለሚለው? አዎ መተግበሪያዎችን አወርዳለሁ ምክንያቱም የተለያየ ስራ ስሰራ በስልኬ መተግበሬዎች ያስፈልጉኛል እና በሚያስፈልጉብኝ ጊዜ ከስልኬ ላይ አውርጄ መተግበሪያዎቼን እጠቀማለሁ ማለት ነው። ለምሳሌ ያክል የቴሌግራም መተግበርያ አለ የጎግል መተግበሪያ አለ እንዲሁም ደግሞ ሌሎችም አስፈላጊ የሆኑ መተግበሪያዎችን አውርጄ እጠቀማለሁ ማለት ነው። እና መተግበሪያዎችን አዎ እጥቀማለሁ አወርዳለሁ።

እሺ ምን ያህል ጊዜ ስብሰባ ታደርጋላችሁ? ለሚለው እንግዲህ ያው ብዙ አይነት ስብሰባዎች አሉ ለምሳሌ በስራ ዙሪያ ስብሰባ ከሆነ ከሁለት ሰንበት አንድ ጊዜ ስብሰባ አደርጋለሁ። ከዛም ስብሰባ አድርገን በስራችን ዙሪያ ግምገማ ምናምን እናካሂዳለን ማለት ነው። እንዲሁም ደግሞ ያው አንዳንዴ አስፈላጊ ከሆነ ማለትም የሆነ የገጠመኝ አይነት የሚያስቸኩሉ አይነት ከሆኑ በሳምንት ሁለቴም ወይም ደግሞ በሳምንት አንዴም ልንሰበሰብ እንችላለን። ማለት ነው

እሺ ባህላዊ ልብስ ትለብሳለህ ለሚለው? አዎ ባህላዊ ልብስ እለብሳለሁ ባህላዊ ልብስ በተለይ ደግሞ በዓላት በሚሆኑበት ጊዜ ባህላዊ የባህላዊ ልብሶችን እለብሳለሁ። ለምሳሌ የገና በዓል እንዲሁም ደግሞ የፋሲካ በዓል በሚሆኑበት ጊዜ የበአል ንጭ ነጫጭ የሆኑ የባል ልብሶችን እጠቀማለሁ ማለት ነው። እና የባህል ልብስ እ እጠቀማለሁ

ሰላም ስለ ፀጉርህ መንከባከብ ትወዳለህ? አዎ ፀጉሬን መንከባከብ እወዳለሁ። ፀጉሬን ስላሳደኩት ፀጉሬን እንከባከበዋለሁ በቀን። አንዴ ወይም ደግሞ። በቀን አንዴ ስራ በስቶብኝ ካልታጠብኩ እንኳን በሁለተኛ ቀን አንዴ ያው ግዴታ አታጠባለሁ ማለት ነው። እና ታጥቤ ደግሞ የተለያዩ የፀጉር ማስዋቢያ ቅባቶችን እጠቀማለሁ ማለት ነው። እና ፀጉሬን መንከባከብ በጣም ነው የምወደው

ሰላም። ከደንበኞች ጋር ትሰራለህ? ለሚለው ጥያቄ አዎ እሰራለሁኝ ከደንበኛ ጋር መስራት በጣም ጥሩ ጥቅም አለው ማለት ነው። ምክንያቱም ስራውን በቀልጣፋ ሁኔታ በአጭር ሰዓት እንዲሁም ደግሞ በጥሩ ሁኔታ ለመፈጸም። ከጓድ ከደንበኛ ጋር መስራት በጣም ትልቅ የሆነ ጥቅም አለው ማለት ነው። እና እኔ ከደምበኞቸ ጋር ሁሌ እሰራለሁ ማለት ነው። መስራትንም እመርጣለሁ።

ሰላም የስራ እድገት እየፈለክ ነው? አዎ የስራ እድገት እፈልጋለሁ ማለት ነው። እንግዲህ የስራ እድገት። ማንም ሰው የሚፈልገው አይነት ነገር ነው ማለት ነው። የስራ እድገት ያው አንድ ቦታ። ለብዙ ጊዜ ከሰራን በኋላ ወደተሻለ ለመሄድ የምንፈልግ ሁላችንም የምንፈልግ ማለት ነው። እና እኔም ይሄንኑ እከተላለሁ የስራ እድገት በጣም ነው የምፈልግ ማለት ነው። አመሰግናለሁ

ሰላም ሳንቲም ትቆጥባለህ? ለሚለው ጥያቄ መልሴ አዎ እቆጥባለሁ። ሳንቲም በከፍተኛ ሁኔታ ነው የምቆጥበው ማለት ነው ምክንያቱም ሳንቲም መቆጠብ በጣም አስፈላጊ ነገር ነው ቁጠባን ባህል ማድረግ ጥሩ ነው ምክንያቱም ቁጠባ ለወደፊት ለሚገጥመን ለሚጠበቅና ለማይጠበቅ ነገር ስለሚያስፈልግ ቁጠባ በጣም አስፈላጊ በመሆኑ እኔ ይሄንን ዘዴ እጠቀማለሁ እና ሳንቲም እቆጥባለሁ ማለት ነው። እንግዲህ ይሄን ስቆጥብ በሁለት መንገድ ነው አንደኛ ባንክ ቤት ላስቀምጥ እችላለሁ። ወይም ደግሞ እቤቴ አስቀምጬ እያጠራቀምኩ ሳንቲሜን እጠቀማለሁ ማለት ነው።

እሺ ሰላም የምትወዱት ምግብ ምንድነው? ለሚለው እንግዲህ የኛ የምንወደው ምግብ እንጀራ ነው እንጀራ ሁሌ አዘውትሬ የምበላ ነው የምበለው ምግብ ነው ማለት ነው። እንዲሁም ደግሞ ዳቦንም እጠቀማለሁ ማለት ነው። ጠዋት ጠዋት ላይ ዳቦ እጠቀማለሁ። እና እኔ በብዛት የምወደው ግን ከሁሉም በተለየ እንጀራ ነው። እንጀራ አይሰለቸኝም። እንጀራን በተደጋጋሚ የምጠቀም ሰው ነኝ። እና በጣም የምወደው እንጀራ በወጥ ነው ማለት ነው

እሺ የትኛውን ባህላዊ ምግብ ትወዳለህ የሚለው እንግዲህ? ያው እኛ አካባቢ ያን ያህል የተለየ የባህል ምግብ የሚባል የለም። ግን እኔ የምወደው ገንፎ እወዳለሁኝ። ገንፎ ያው በጣም እወዳለሁ። እና ጠዋት ጠዋት ገንፎ እጠቀማለሁኝ። ይሄ ገንፎ እንግዲህ ሙቀትም ትኩስ ነገር ስለሆነ ጠዋት ላይ ቁርስ እሱን ብዙ ጊዜ እጠቀማለሁ ማለት ነው።

ሰላም ፀሀይ ስትጠልቅ መመልከት ትወዳለህ? ለሚለው አዎ ፀሀይ ስትጠልቅ መመልከት በጣም ነው ደስ የሚለኝ። ምክንያቱም ሰማው በዛኔ በጣም ያምራል ቀይ ሆኖ ከለሩ በጣም ደስ የሚል ነው። እና ፀሀይ ስትጠልቅ ማየት ደስ ይለኛል። ምክንያቱም ፀሀይ እየጠለቀች ካልሆነ እንዲሁ ማየት ስለማንችል። በዛ አጋጣሚ ፀሀይም ሳያት በጣም ደስ ይለኛል ማለት ነው። እና ፀሀይ ስትጠልቅ መመልከት በጣም ደስ ይለኛል